እሺ እንቅልፍ ልምዴ ጥሩ አይደለም የእንቅልፍ ልምዴ ጥሩ አይደለም ብዙን ጊዜ። ቆይቸ እተኛለሁ ፊልም እመለከታለሁ ወይም አነባለሁ ከዚህ ለመነሳት። ከዛ ለመነሳት ከባድ ይሆናል ማለዳ ላይ በጣም እደክማለሁ። ቡና ያስፈልገኛል የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመከራል። ግን እኔ ስድስት ያህል እተኛለሁ በቂ አይደለም። ስልክ ስልኬን ማታም በፊት ማስቀመጥ አለብኝ። የእንቅልፍ ጤንነት አስፈላጊ ነው። ይህ መለወጥ እፈልጋለሁ በእረፍት የተሻለ እሰራለሁ። እንግዲህ ያው ከእንቅልፋችን ጋር ተይዞ እንግዲህ ያው የሰው ልጅ ከፍተኛ ሁኔታ አሪፍ የሆነ እንቅልፍ እና አሪፍ የሆነ እረፍት ያስፈልገዋል ማለት ነው። ማንኛውንም ስራ በከፍተኛ ሁኔታ እንደሚሰራው ሁሉ ትልቅ የሆነ የእንቅልፍ እረፍትም በተገቢው ሁኔታ ያስፈልገዋል። እና እንግዲህ ይሄ ደግሞ በጣም ትልቅ የሆነ የእንቅልፍ ሂደት መኖር አለበት ማለት ነው። ብዙ ጊዜ ሰዎችን ስንመለከት በከፍተኛ ሁነት እና በከፍተኛ ሂደት እንግዲህ እያንዳንዱን ላይ እና ልንረዳ የምንችለው። ዋናነት በጣም እንቅልፋቸውን የሚያጡበት ወይም ደግሞ እንቅልፍ ሳይተኙ በተለያየ ምክንያት እንግዲህ እንቅልፋቸው በቂ እንቅልፋቸን ሳይተኙ ከፍተኛ የሆነ የስራ ሂደትን ጫናን የሚያዘውትሩበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ከፍተኛ ሁኔታ ሰወች ሊቀይሩትና ሊተገቡት የሚችሉት ሂደት አለ ማለት ነው። ስለዚህ እያንዳንዱን እውቀታቸውን እና ልምዳቸውን ደግሞ በተገቢው መንገድ ሊያስተካክሩት ወይም ደግሞ ሊያሻሽሩት የሚችሉበትን ሂደት የሚፈጥሩበትን በዋነኝነት ከፍተኛ የሆነ ነው ማለት ነው። ስለዚህ ከዚህ አንፃር ጊዜ የምናየው እና ብዙ ጊዜ የምንገነዘበው እያንዳንዱ ልምዳችን ወይም ደግሞ እውቀታችን ጥሩ በሆነ መንገድ የምናይበት ሂደት አለ ማለት ነው። ስለዚህ ብዙ ጊዜ ልንቀይረውና በተሻለ መንገድ ልናስኬደው የምንችለው የተለያየው ምክንያት ቢኖሩንም እንግዲህ በከፍተኛ ሁኔታ ልናስተካክለው ወይንም ደግሞ ጥሩ አድርገን ልንቀይረው የምንችለው እንደዛው ይኖራል ማለት ነው። ስለዚህ ከዚህ አንፃር ብዙ ጊዜ የሚቀየር ወይም ደግሞ ብዙ ጊዜ የሚተገበሩ ሂደቶች አሉና ስለዚህ ከዚህ ጋር ተያይዘው እንግዲህ ጥሩ የሆነ መልከታን የሚይዝበትም እውነት አለ ማለት ነው። ምክንያቱም ብዙ ጊዜ ስራችንን በጣም ከፍተኛ ሁኔታ ሰርተን የሚደክመን ሂደት አለ ማለት ነው። ሲደክመን ደግሞ ማታን በተለያየ ምክነያት ጊዜያችንን ካባከንን ከፍተኛ ስህተት እና ከፍተኛ የሆነ ከራሳችን ጋር ያለመግባባት ሂደት ይኖራል ማለት ነው። ስለዚህ ይሄንን በደንብ ተረድተን እያንዳንዱን ነገር እንግዲህ ተግባራዊ ለማድረግ መሞከር ይኖርብናል ብዬ አስባለሁ። እና በዋናነት እያንዳንዱ ልምዳችንን ደግሞ ከፍተኛ በሆነ መንገድ ልናስተካክለው ወይም ደግሞ ጥቅሙን በተሻለ መንገድ ልናይና ልንረዳ የሚገባንን ሂደት መፍጠር ይኖርብናል ማለት ነው። እና በዋናነት ትልቅ የሆነ የልምድ ሂደት እና የግንዛቤ ሄደት ሊኖርና በጥሩ መንገድ የምትችልበት ሂደት መፍጠር አለብን ማለት ነው። እና እንደ አጠቃላይ ይሄንን ትልቅ የሆነ ግንዛቤ ይዘን ብዙ ጊዜ ብዙ ነገሮችን እንደምንቀይር ካወቅንና ከተረዳን እያንዳንዱ ልምዳችንንም በጥሩ እንቅስቃሴ መቀየር ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ይሄ ልዩ የሆነ የግንዛቤ ሂደትን በተቻለ መጠን ብዙ እውቀትና ብዙ ልምድን ይዞ በተሻለ ሙያዊ ግንዛቤ እንግዲህ ልንቀይረው የምንችለው ሂደት አለና ይህንን በደንብ ተረዘንና አውቀን እያንዳንዱን እንቅስቃሴአችንም በጣም በተሻለ መንገድ ልናደርገው የሚገባን ሂደት አለ ማለት ነው። ስለዚህ ብዙ ጊዜ የሚቀየረው የተለያዩ የሙያ ክህሎቶች እና የሙያ ልምዶች አሉ ማለት ነው። እነሱን ደግሞ በጣም በተገቢው መንገድ የምናስተካክልበት ሂደትም አለ ስለዚህ እያንዳንዱ ወቅርና ሂደትን ከፍተኛ በሆነ መንገድ ማስተካከል የእንቅልፋችንን ሰዓት እንግዲህ በጣም ተገቢ መንገድ መቀየር በጣም ዋነኝነት ቦታ ይዛል ማለት ነው። ምክንያቱም ብዙ ጊዜ እንቅልፍ እንደምተኛው ሁሉ ብዙ ነገር ጥሩ ሂደቶች አሉ ማለትነው። ምክንያቱም ጠዋት ስንነሳ አንደኛ አይምሮአችን የሚደክምበት ሂደት አለ ማለት ነው። በስነ ስርዓት እንቅልፍ ስላልተኛን ማለት ነው። ሁለተኛ ደግሞ በጣም በከፍተኛ ሁኔታ ከሰዎች ጋር የምንነጋገረው ንግግር ራሱ ምንም አይነት ጥሩ የሆነ ነገር ወይም ደግሞ ቀና የሆነ ንግግር አይሆንም ማለት ነው። ምክንያቱም ትልቅ የሆነ አእምሮአችን ውስጥ የተካማቸ የድጋም እና የመረጋጋት ስሜት ስላልሌለ በጣም ከፍተኛ የሆነ ሂደትን የምናይበት ሂደት አለ ማለት ነው። በዚህ ከዚህ አንፃር ይሄንን በደንብ ተረድተን እና አውቀን ብዙ ነገሮችን ልንቀይር የምንፈልግበትም ሂደት ስላለ እያንዳንዱን ነገር በተቻለ መጠን አውቀና አተረተን ማየቱን ዋነኛውን ድርሻ እንግዲህ የምንወስድበት ሂደት ስላለ ይሄንን በደንብ በጥሩ አካሄድ መሄድ አለብን ብዬ አምናለሁ። ስለዚህ ብዙ ጊዜ ልንቀይረው የምንችለው ትክክለኛው የሆነ ግለዛቤም በተቻለ መጠን ማየት የምንችልበት ሂደት አለ ማለት ነው። እና ይሄን ይመስላል እንደ አጠቃላይ ስንመለከተው የዚህን

እሺ በየሳምንቱ ቤተሰቤ ላይ ደውላለሁ ከቤት ርቄ ስለምኖር እና አናግራለሁ እናቴ ሁሌ በደስታ ትመልሳለች ስለ ሁሉም ነገር ታግዘኛለች። አባቴም መልስ ይሰጣል እህቶቼ ደስታ ደስታቸውን ያጋሩኛል። እና እናቀሳለን እናለቅሳለን ስለ አዲስ ነገር እንነጋገራለን። የቤት ወሬዎችን እሰማለሁ አንዳንድ ጊዜ ናፍቆኛል ግን ድምፃቸው መስማት ያስደስተኛል። እዚህ ሁሉም ነገር እንዴ እንዴት እንደሆነ እረዳለሁ። ግን ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌም በልቤ ውስጥ ናቸው። በጣም ጥሩ እንግዲህ ያው ብዙ ጊዜ ከቤተሰብ ጋር ያለንን ግንኙነትም ሆነ እያንዳንዱ የህይወት ትርገኖች እንግዲህ በከፍተኛ ሁኔታ በተለያየ መንገድ የምናልፍበት ሂደት አለ ማለት ነው። እንግዲህ ከቤተሰብ ጋር ያለ መገኘት ማለት ነው። እና ብዙ ጊዜ ያው ስንመለከት እንግዲህ ከፍተኛ የሆነ ከቤተሰብ ጋር ያለንን ግንኙነት የምንቀይርበትም አለ ማለት ነው። ያ የሚቀየርበት ሂደት ደግሞ እንግዲህ ያው በተለያዩ በስራ መስኮች ሂደት ነው። እንግዲህ ምክንያቱም ብዙ ጊዜ በተለያዩ በትምህርት ሂደቶች እና በስራ ልውውጦች እንግዲህ በተለያዩ ሂደቶች እንግዲህ ያው ብዙ ጊዜ ከቤተሰብ የምንወጣበት ሂደት ዋናኛው እንግዲህ ማንኛውም ሰው በመጀመሪያ ያው በትምህርት ደረጃ ነው። በከፍተኛ ሂደት እንግዲህ ብዙ ወጣት ወይ ደግሞ ብዙ ሰው ከቤተሰቡ የሚለያየው በጣም በከፍተኛ ሁኔታ በትምህርት ሂደት ነው ማለት ነው። እና ከዛም ሲቀጥል እንግዲህ በተለያየ ሁኔታ ውስጥ ከቤተሰቡ የሚለይበት ሂደት አለ ማለት ነው። እንግዲህ የሚሆንበት እንግዲህ በተለያየ የስራ ሂደት ሊሆን ይችላል። በተለያዩ በትምህርት ደረጃዎች ሊሆን ይችላል ብቻ በተለያየ ሁኔታ ከሰዎች ጋር የምንለያይበት ሂደት ይኖራል ማለት ወይ ደግሞ ከቤተሰብ ጋር የምንለያይበት ሂደት ይኖራል ማለት ነው። ስለዚህ ያ ጊዜ እንግዲህ ያው የምንሄድበት ቦታ ላይ የሚኖርበት ቦታ ላይ ያው አዲስ ሰዎች ናቸው እንዳለ እና ይሄ ደግሞ በጣም ለያ ከባድ የሚሆንበት ሂደት አለ ማለት ነው። ምክንያቱም ከብዙ ሰው ጋር ከተላመድነው ከቤተሰብ ጋር መሆን ከአካባቢያችን ሰው ጋር እንግዲህ ብዙ ጊዜ አሳለፈን ወደ እንደዚህ አይነት ቦታ ስንሄድ እንግዲህ ብዙ የሆነ ያላሰብነው ደግሞ ብዙ ያላጋጠመን ሂደቶች ይኖራል ያጋጥመናል ያ ጊዜ ላይ ማለት ነው። ምክንያቱም ማናውቀው ሰዎች እንደመሆናቸው መጠን በከፍተኛ ሁኔታ ብዙ እውቀቶችና ብዙ ልምዶችን በተሻለ መንገድ እንድናከራውን የሚከለክሉን ሂደት አሉ ማለት ነው። ስለዚህ እነኚህ ሂደት ወይ ደግሞ በጣም ከፍተኛ የሆነ ምቾት የሌላቸው ወይ ደግሞ ለእኛ ተስማሚ የማይሆኑበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ብዙ ጊዜ ጥሩ የሆነ ግንዛቤ ግንዛቤና ጥሩ የሆነ ልምድን ስንይዝ በጣም በጣም በተሻለ እውቀትና ሂደት ልዩ እንቅስቃሴ ምናደርግበትም ሂደት አለ። ማለትም ስለዚህ ከዚህ አንፃር ብዙ ጊዜ ትልቅ እውቀትና ትልቅ ግንዛቤንም ስንይዝ እንግዲህ ለእያንዳንዱ ሂደት እና ለእያንዳንዱ ልምድ ጥሩ የሆነ ሂደትንም በደንብ የምናይበት ሁኔታ አለ ማለት ነው። ስለዚህ ከዚህ አንፃር በጣም ከፍተኛ የሆነ የግንዛቤና የአመለካከትም ሂደት እንግዲህ ጥሩ በሆነ መንገድ የምናይበትም ሂደት አለ ማለት ነው። ለዚህ ከዚህ አንፃር በጣም ጥሩ የሆነ ሂደት እና ጥሩ የሆነ ግንዛቤ ግንዛቤን ስናይ ብዙ ጊዜ ልናውቃቸው ልንረዳቸው የሚገባን ሂደቶች ይኖራሉ ማለት ነው። ምክንያቱም እያንዳንዱን ልምድ እና ግንዛቤ ስናይ ብዙ ጊዜ ከሰዎች ጋር ያለን ግንኙነት በጣም በከፍተኛ ሁኔታ የምንረዳበትና የምናይበት ሂደት አለማለት ነው። ስለዚህ ከዚህ አንፃር ብዙ ጊዜ ያው የተሻለ እውቀት የተሻለ ልምድን ስንይዝ በጣም ትልቅ የሆነ ግንዛቤንም የምናይበት ሂደት አለ ማለት ነው። ስለዚህ ብዙ ጊዜ የምናይበትን ሁኔታ ስንመለከት ያው ከፍተኛ የሆነ ለልምድና ከፍተኛ የሆነ ግንዛቤንም አጠቃላይ የምንይዝበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ብዙ ሰዎች እና ብዙ ባለሙያዎች እንግዲህ የተለያዩ ልምንዳቸውን ሊያካፍሉን የሚችሉበትም ሂደት ስላለ እንግዲህ ይሄንንም በደንብ አይተንና ተረድተን የምንቀይርበትም ሂደት አለ ማለት ነው። ስለዚህ ለእያንዳንዱ እውቀታችን እና ለእያንዳንዱ ግንዛቤያችን እንግዲህ ብዙ ጊዜ የምናየውና የምንቀይረው ነገር ይኖራል ማለት ነው። ስለዚህ ከዚህ አንፃር እውቀታችንና ልምዳችንን በጣም ከፍተኛ ሁኔታ የምናይበት እና የምናስተካክልበትም ሂደት አለማለት ነው። ለዚህ ብዙ ጊዜ ያው ብዙ ነገሮችን ስናይና ስንረዳ በዋናነትህ ልንቀይረው የምንፈልገው ነው። ትልቅ የሆነ የሙያዊና የስነልቦራዊ ሂደትም ከቤተሰብ ጋር ያለንን ብዙ ጊዜ እንግዲህ በተለያየ መንገድ ልንቀይር የምንችልበት ሂደት አለ ማለት ነው። ምክንያቱም ለምሳሌ የተለያዩ ሀገሮች ላይ ሄድን በስራ ሂደት ብዙ ስንሰራ እንግዲህ ያው ዕዛ አካባቢ ያሉ ሰዎችን በጣም የመግባባት ሂደታችን ከእነሱ ጋር ነው የሚጨምረው ምክንያቱም ብዙ አጠገባችን ያሉት እነሱ እንደመሆናቸው መጠን ማለት ነው። ስለዚህ እንደዛ ሲፈጠር እንግዲህ ብዙ ጊዜ ያው ቤተሰብን በተወሰነ መንገድ ያው በደስታ ብዙ ህሳቤያችን ከእነሱ ጋር ቢሆንም በተወሰነ መንገድ እየረሳን ነው የምንሄድበት ሂደት ይኖራል። ስለዚህ ብዙ ልምዶችን እውቀቶችን ከቤተሰብ የምናገኝበትም

እሺ ምሽት ላይ ዜና እመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ ሀገር ውስጥ እና ውጪ ዜና ይኖራል። አንዳንዴ ዜናዎችን ደስ የሚያሰኙ ናቸው። ሌሎች አሳዛኝ ናቸው። የአየር ሁኔታ መረጃ ይሰጣሉ። የስፖርት ውጤቶች እወዳለሁ። ጋዜጠኞች መረጃ ያብራራሩ ያብራሩልናል አንዳንድ ጊዜ ከቤተሰብ ጋር እንወያያለን። ዜና መርከታተል እፈልጋለሁ። አስፈላጊ ነው። አለም አለምን መረዳት ያስፈልጋል። ሳል ስለ ሰላሳ ደቂቃ ያህል ይወስዳል። ከዚህ ለእረፍት ሂደት እሄዳለሁ። ከዚያ ለእረፍት እሄዳለሁ። እንግዲህ በጣም ጥሩ ያው ብዙ ጊዜ እንግዲህ የተለያዩ በእያንዳንዱ በአለም ሀገራት እንግዲህ እንዲሁም ደግሞ እኛ ባለንበት የሀገር ሂደት እንግዲህ በሚገባ የተለያዩ ዜናዎች ወይም ደግሞ አለም በምን ያህል ርቀት ላይ እየሄደች እንደሆነ ወይም ደግሞ እንዴት አቅጣጫዎች ወዴት እየተቀየሩ እንደሆነ በደንብ እያንዳንዱ ነገር እንግዲህ ለማወቅ። ብዙ እውቀቶች እንግዲህ ያው የምናገኘው ከተለያየ ነገር እንደመሆኑ መጠን ለምሳሌ ከተለያዩ የዜና አውታሮች እንግዲህ ብዙ ዜናዎችን እንዲሁ የምናገኝበት ሂደት አለ ማለት ነው። እንዲሁም ደግሞ ከተለያዩ በይነ መረቦች የሚገኙ የተለያዩ መረጃዎች ይኖራሉ እና እነዚህ መረጃዎች ደግሞ በጣም ለእኛ ጥሩ የሆነ ጥቅም ይኖራቸዋል ማለት ነው። ምክንያቱም ብዙ ጊዜ እውቀት ያለውን ወይም ደግሞ በጣም ጥሩ ግንዛቤ ያለው ሰውን ስናይ እንግዲህ ብዙ ጊዜ ሊያስተካክላቸው እና ሊቀይራቸውም የሚችላቸው ብዙ ሂደቶች አሉ። እና ከዛ አንፃር እንግዲህ ጥሩ የሆነ ግንዛቤ እና ጥሩ የሆነ ልምድን በተገቢው መንገድ የምናይበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ጊዜ እውቀታችንን እና ልምዳችንን ለሰዎች ማካፈል ሆነ ለእኛ በሚገባ የመስራት ሂደት እንግዲህ ብዙ ነገሮችን ልንቀይርና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ልዩ የሆነ ግንዛቤና ልዩ የሆነ እውቀትን እንግዲህ በተቻለ መጠን ለማሳካት ስንፈልግ እንግዲህ በመጀመሪያ ትልቁን ዓላማችንና ትልቁን ሂደታችንን በተሻለ መንገድ ማከናወን ይኖርብናል ማለት ነው። ምክንያቱም ብዙ ጊዜ ያሰብነውን ነገር ለማሳካት ብዙ ሂደቶችን ብንሄድም የተለያዩ የ ሊኖረን የሚገቡ እውቀቶችም ይኖራሉ እና ከዚህ አንፃር እውቀታችንንም በጥሩ መንገድ ልናስሄድ የምንችልበትን ሂደት መፍጠር ይኖርብናል ብዬ አምናለሁ። ስለዚህ ከዚህ አንፃር እንግዲህ ለየት ያለ የእውቀት አድማስና ለየት ያለ የአመለካከት ሂደት እንዲኖረን ማድረግ የምንችልበትም ሂደት አለ ማለት ነው። ስለዚህ ብዙ ጊዜ ብዙ እውቀቶችን እና ብዙ ልምዶችን ለማየት ስንፈልግ እንግዲህ በዋናነት የተቻለ ጥሩ የሚባል ወይም ደግሞ የተሻለ አመለካከትን የምናይበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ጥሩ ግንዛቤንም የምናይበት ሂደት አለ ማለት ነው። ስለዚህ እያንዳንዱ እውቀታችንን እና ልምዳችንን እንግዲህ ከፍተኛ በሆነ የሙያዊ ሂደት እና የሙያዊ ግዴታ እንግዲህ በተቻለ መጠን ልናስተካክል ወይም ደግሞ ልንቀይር የምንችልበት ሂደት አለ ማለት ነው። ስለዚህ ብዙ ልምዶች እና ብዙ እውቀቶችንም ስናከናውን እንግዲህ ብዙ ጊዜ ያው ለእኛ ሊጠቅሙ የሚችሉ ነገሮችን የምናይበት ሂደት ይኖራል ማለት ነው። ምክንያቱም ብዙ ጊዜ እውቀታችንን እና ልምዳችንን ስንመለከተው እንግዲህ በዋናነት የተሻለ የሙያ ግንዛቤ እና የአመለካከት ሂደትን በደንብ የምናይበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር ልዩ እውቀትና ልዩ ግንዛቤንም ስንመለከት እንግዲህ በዋናነት ያው ከእኛ የሚጠበቀው እንግዲህ ብዙ ነገር ይኖራል። እና ከዛ የምንሰራው ሂደትም ሆነ የምንረዳውን የእውቀት ደረጃም እንግዲህ በከፍተኛ ሁኔታ ልናሳካ የምንችልበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ብዙ ጊዜ እውቀታችን እና ልምዳችንን የተሻለ ለማድረግ የምንሞክርበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ በዋናነት ትልቅ የሆነ ግንዛቤና ትልቅ የሆነ እውቀትንም በዚሁ ልክ የምናይበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ ልምዳችን እና ግንዛቤያችንን እንግዲህ በተቻለ መጠን ልንቀይር እና ተገቢውን እንቅስቃሴ ልናደርግ የምንችልበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ እውቀታችንን ስንመለከት እንግዲህ ብዙ ጊዜ ልንቀይረውና ልንፈታው የምንችለውን ሂደትንም አንድ ላይ አጠቃለን መያዝ ይኖርብናል ማለት ነው። ምክንያቱም ብዙ ጊዜ ዜናዎችን ስንመለከት እንግዲህ ብዙ መረጃዎች የምንሰማበት ሂደት አለ ከእኛ ህይወት ጋር የምናገናኘው ሂደት ይኖራል ማለት ነው። ምክንያቱም ብዙ ጊዜ አስቸጋሪ የሚባለው ወይም ደግሞ በጣም ከባድ የሚባሉ ዜናዎችን እንሰማለን የሰዎች የአኗኗር ሂደት አሳዛኝ የሚሆንበት ሂደት አለ። እንዲሁም ደግሞ ከሚታሰበው በላይ ቅንጡ የሚሆንበት ሂደት አለ እና እኛ አሁን በጣም ከብ ከባድ የሆኑ አእምሯችን ላይ የሚፈጠሩ ነገሮች ይኖራሉ እና ከዚህ አንፃር በደንብ ይህንን አውቀን ተረድተን ወደተሻለ አመለካከት የምንሄድበት ሂደት መኖር አለበት ማለት ነው። ስለዚህ እያንዳንዱ ነገር በተቻለ መጠን ጥሩ አድርገን መስራታችን ከፍተኛ የሆነ ጥቅም እናገኛለን ብዬ አምናለሁ። ስለዚህ ይህን ሂደት እንግዲህ በተገቢው መንገድ አማራጫችንን በጥሩ መንገድ አስተካክለን ወደተሻለ ከፍታ መድረሳችን እንግዲህ ብዙ ነገሮችን ይቀይራል

አዲስ ጫማ መግዛት አለብኝ አሮጌው ጫማዬ ተበላሽቷል ወደ ሱቅ ሄድኩ። ሄድኩ ብዙ አማራጮች አሉ ቀለሞች እና ቅጥቆች ቅርጾች ቅርጾች የተለያዩ ናቸው። አንዳንዱን ሞከርኩ እሞክራለሁ። ምቹ መሆን አለባቸው አንዳንዶች በጣም አጥበኝ አጥበኝ ናቸው። የጥበዊ ናቸው ሌሎች በጣም ትልቅ ናቸው ለረጅም ጊዜ መራመድ እችል። ቆዳ ጫማ ጥሩ ጥራት አለው ግን ዋጋው ውድ ነው። ስፖርት ጫማ ምቹ ነው ናቸው ምቹ ናቸው። በመጨረሻም አንዱን መረጥኩ ጥቁር እና ቀላል ቀጥ ቅጥ ደስ ብሎኛል። በጣም ጥሩ እንግዲህ ያው እንግዲህ ይሄ በተለያየ ሂደት እንግዲህ በስራ ስንቀሳቀስም ሆነ በተለያየ ሁኔታ እንግዲህ ጫማችን የሚያልቅበት ሂደት አለና እንግዲህ የጫማችን ሲያርቅ ደግሞ ያው ከፍተኛ ሁኔታ እንግዲህ ግዴታ ያስፈልገን የሚችሉ ጫማዎች ይኖራሉ ማለት ነው። ስለዚህ ያው ብዙ ጊዜ ከቦታ ቦታ ስንቀሳቀስ እንዲሁ ደግሞ አብሮን ሲቆይ እንግዲህ ማንኛውም ነገር እድሜው የማርጀት እና ወደ ቀጣዩ ሂደት የሚሄድበት ሆነታ አለ ማለት ነው። ወደሚጣልበት ሂደት የሚሄድበት ደረጃ አለ ማለት ነው። ስለዚህ ያ ጊዜ ላይ እንግዲህ ያው ጫማውን ሙሉ መሙሉ የምንጥልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ የጫማውን ጥሩነት እና የጫማውን አሪፍነት የምናይበት ሂደት አለ ማለት ነው። ምክንያቱም ብዙ ጊዜ ልረዳው የሚገባን የተለያዩ ጫማ አይነቶች ቢኖሩም ጥሩ ጫማ ብለን እንግዲህ የምንገዛው ጫማ በጊዜ ሂደት ያው እንደማንኛውም ጫማ የሚያልቅበት ሂደት አለ ማለት ነው። መጀመሪያው የሚያምኑበት ሂደት አይኖርም ማለት ነው። ስለዚህ ከዚህ አንፃር እንግዲህ ጫማውን የምንቀይርበትና ወደምንፈልገው ሂደት ጥሩ የምናደርግበትም ሁኔታ አለ ማለት ነው። ስለዚህ ከዛ አንፃር እንግዲህ ጥሩ የሆነ ጫማ እንዲሆነው ደግሞ የተሻለ ሆኖ ለእኛ እንዲመቸን እንግዲህ በተሻለ መጠን ጥሩ አድርግተን የምናመቻቸው ሂደት ይኖራል ማለት ነው። ምክንያቱም ያው ግዴታ ጫማው እንግዲህ ጥሩ ምቾት የምሰጠን ወይም ደግሞ ለእኛ የተመቸ እንዲሆን የተሻለ ጫማን የምንገዛበት ሂደት አለማለት ነው። ስለዚህ ያንን ጫማ እንግዲህ ለመግዛት በምንሄድበት ሂደት በተለያዩ ሱቆች አካባቢ ላይ ጥሩ የጫማ ሂደት እና ጥሩ ጫማዎችን እንግዲህ በሚገባ ልናደርጋቸው የሚገቡንን ጫማዎች የምንገዛበት ሂደትን እንግዲህ ልናከናውን የምንሄድበት እውነት አለ ማለት ነው። ስለዚህ ወደዛ ቦታ ስንሄድ ደግሞ የተለያዩ ሂደቶች ይኖራሉ ማለት ነው። ምክንያቱም ለምሳሌ እኛ አንድ ጫማ ገዝተን በሶስት ወር ውስጥ ቆይተን እንዲህም ደግሞ በአራት ወር ልንመልስ እንችላለን ማለት ነው። ልንገዛ ስለዚህ እኛ ልንገንዛ በምንሄድበት ሰዓት እንግዲህ ጫማው ዋጋ በጣም ከፍተኛ ሆኖ ካልጠበቅነው በላይ ይሄ የሚወጣበት ወይም ደግሞ የወደድበት ሂደት አለ እና ይሄ ደግሞ በጣም ለኛ ችግር የሚሆንበት ሂደት አለ ማለት ነው። ምክንያቱም ጥሩ ጫማ ለማድረግ ስንፈልግ እንግዲህ ያው ጥሩ የሆነ የመጀመሪያ አሪፍ የሆነ ጫማን የምናይበት ሂደት ይኖራል ማለት ነው። ስለዚህ ጥሩ ጫማ ለማድረግ ስንፈልግ ጥሩ ገንዘብ ይዘን መሄድ ይጠበቅብናል ማለት ነው። ምክንያቱም ከፍተኛ ወጪ ስለሚያስወጣን አሪፍ ገንዘብ ይዘን መሄድ ይኖርብናል ማለት ነው። ያን ለማድረግ ደግሞ ካለው ሁኔታ አንፃር እጃችን ላይ ላይኖረን ይችላል በተለያየ ምክንያት ምናምን ነው። ስለዚህ እነኚህ አሪፍ አሪፍ ጫማዎች እንግዲህ በጣም ውድ የሚሆኑበት ሂደት አለ ማለት ነው። ስለዚህ እነኛ ጫማዎች እንግዲህ ደግሞ የማይረቡትን እንግዛ ብንል ወዲያው በተወሰነ ጊዜ አንድ ያህል ማሳ አይቆይ በፍጥነት ሊያልቅብን የሚችልበት ሂደት አለና ስለዚህ እስኪ ጠንከር ያለውን እግዛ ብለን የተሻለውን እንግዲህ አይተን በሚገባው ውድም ቢሆን ጥሩ የምንለውን ብዙ ጊዜ ይቆይልናል። እንዲሁም ደግሞ ለእግሬም የማያስጠጣም አሪፍነቱን የምንልበትን ሂደትን መርጥና ያንን ጫማ በሚገባ እንግዲህ በምንፈልገው ቁጥር እና በምንፈልገው ከለር እንዲሁ ደግሞ በምንፈልገው የጫማ ቁመቱ በሚገባ የአንዳንዱን አይተን የሚያስፈልገናል ወይም ደግሞ እኛ ደስ ባለን ልክ እንግዲህ ጫማውን የምንገዛበት ሂደት አለ ማለት ነው። ስለዚህ ያን ጫማ ስንገዛ እንግዲህ በከፍተኛ ሁኔታ ያው ወጪ ቢኖረውም ጫማው እንደዛውም ደግሞ ለኛ ትልቅ የሆነ አገልግሎት ሊሰጠን የሚችልበት ሂደት አለ ማለት ነው። ምክንያቱም ብዙ ጊዜ ጫማዎችን ስናይ በተለያየ መንገድ ሀይለኛ ነህ በተለያየ መንገድ ጠንካራ የሚሆኑበት ሂደትም አለ እንዲሁ ደግሞ የማይረቡም የሚሆኑበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ለየት ባለ መንገድ ጫማዎችን ልናይና ልንረዳ የሚገባንም ሁኔታ እንዳለ በዚሁ የድናይና ይናር እንደገነዘብ ይገባናል ማለት ነው። ስለዚህ ያንን የጫማ አይነት እንግዲህ በሚገባ አይተን የተሻለውን የምናደርግበት ወይም ደግሞ የምንገዛበት ሂደት አለ ማለት ነው። ስለዚህ በዋነኝነት እንግዲህ ያንን የጫማ ሂደት ጥሩ የሆነውን ጫማ እንግዲህ በሚገባህ ከገዛን በኋላ በሚቀባ ስናደርገው ለእኛ ምቹነቱን